አዎ ቡና መፍጨት በደንብ ነው የማውቀው። ስለዚህ ድሮ ድሮ በምን ነበር የሚፈጨው ያው የሆነ ከእንጨት የተሰራ መውቀጫ አለ መውቀጫ ይባላል ከዛ በሱ ነበር የሚፈጨው። ከዛ በኋላ ግን እንደዚህ በብረትም ምናምን መጥቶ ከዛ በኋላ አሁን ደግሞ ማሽን ነው የመጣው ማለት ነው። ስለዚህ በቀላሉ ነገሮችን ጊዜ ሳታባክን ምናምን ለመስራት አሁን የተሻለ እድል አለው ብዬ አስባለሁኝ ማለት ነው። ባጠቃላይ ሲነገር ግን ስለ ቡና መውቀጥ መፍጨት አውቃለሁ ማለት ነው

እኔ የምጠቀመው የሳሙና አይነት የተፈጥሮ ሳሙና ነው የምጠቀመው በአሁኑ ሰዓት። ስለዚህ ይሄንን ሳሙና ሺባ ሳሙና ይባላል በኢትዮጵያ ነው የሚመረተው እዛ ውስጥ ያለው ከአስር በላይ ግብአት ያሉት ምርት ነው ማለት ነው። እሱን ምርት ደግሞ በምንም ተአምር ምንም አይነት ሌላ የተጨመረ በአድ ነገር ሳይኖረው እነዚህ ምርቶች ከተፈጥሮ ነገሮች ብቻ ተሰርተው ወደ ገበያ የሚቀሩ ናቸው። በኢትዮጵያ ተሰርተው ነው ወደ ገበያ የሚቀርቡ እንግዲህ በቀጥተኛ ሻጭ ነው የሚሸጠው እሱን። ያው የምጠቀመው በጣም ቆንጆ ሳሙና ነው ማለት ነው

አዎ ሩዝ በጣም ነው የምወደው በስመ አብ ሩዝ በጣም ቆንጆ ነው። ምክንያቱም ሩዝ በቃ ከድሮ ጀምሬ ነው የምወደው ተማሪ ያለው ግቢ ሆኜም። ጥሩ የምወደው ምግብ ነበር አንድ ጊዜ አልፎ አልፎ ከመጣ በጣም የምወደው ነው ቤትም እወደዋለሁ። ብቻው ርዝ በጣም ደስ ይላል ወይም ከተሰራ ጥሩ የሆነ ነገር ያመጣል ሰውነት እንድትወፍር ያደርጋል። ጤናን እንድጠብቅ ያደረገ ባጠቃላይ ስለዚህ እሱን እዎዳለሁ እኔ ማለት ነው

እኔ የምመርጠው የሙቀት መጠን እንግዲህ በጣም ቀዝቃዛ ያልሆነ በጣም ሙቀትም ያልሆነ ነገር ነው የምወደው በደንብ። ስለዚህ ያው መካከለኛ የሆነ ነገር ነው እኔ የምወደው በዚህ ጊዜ ማለት ነው። ምክንያቱም ከዛ በላይ ከሆነ ግን። ቀዝቃዛ ቀዝቃዛም ከሆነም ያስጠላል በጣም በሙቀት ከሆነም ያሰጠላል ስለዚህ መካከለኛ ቢሆን። የአየር ንብረቱ ከአየር ይሚወጣ የሙቀት መጠን የምወደው እንደዚህ አይነት ነገር ሲሆን ነው። ማለት ነው በአጠቃላይ